አ ድንጋይ አልሰበስብም ማለት አስፈላጊ ካልሆነ ድንጋይ አልሰበስብም። ድንጋይ የራሱ የሆነ ስራ አለው ለተለያዩ ለግንባታ ስራዎች ይውላል። እና ያው ምናልባት ያንን አካባቢ ላይ የሚሰሩ ሰዎች እንደዛ ሊሰበስቡ ይችላሉ። እኔ ግን አልሰበስብም።

ስልኬ እንግዲህ ባትሪው አንድ ቀን ሊቆይ ይችላል ብዙ ጊዜ አንድ ቀን ነው የሚቆየው ስለዚህ ቻርጅም የማደርገው በቀን በቀን ነው ማለት ነው። ለምሳሌ አሁን ዛሬ ማታ ሌሊት አድርጌዋለሁ ከዛም ቀን ሙሉ ቀን ያስጠቅመኛል። ከዛም በኋላ ነገ ማታ ነው እማደርገው ማለት ነው። እንደዛ ነው የሚቆየው ስለዚህ ለአንድ ቀን ያህል ይቆያል።

አዎ በሚገባ መዝገብ አስቀምጣለሁኝ ያው የተለያየ ፋይል ያለበት ወይንም ደግሞ የተለያዩ ማስታወሻዎች አስፈላጊ የሆኑ ነገሮችን የያዝኩበትን። አንድ ላይ እ ጽፌ ከዛ በኋላ ወይንም ደግሞ አስፈላጊ የሆኑ ዶክመንት እ የተለያዩ ነገሮችን አንድ ላይ አ አስቀምጣለሁኝ። ም ምክንያቱም አንድ ቀን ሊያስፈልግ ስለሚችል ሰዎች እንደዛ ቢያርጉም አሪፍ ነው ብየ እገምታለሁ።

ኢሜል እንደ አስፈላጊነቱ እልካለሁኝ አንዳንድ ጊዜ በስራ ከበኢሜል ስራ ልሰራ እችላለሁኝ እና እንደዛ እሰራለሁ። ለምሳሌ የቀን ሪፖርት ማለት የቀን የተሰራውን ስራ ለአለቆች መላክ እንደገና ደግሞ ከአለቆች ጋር የተለያዩ ትእዛዝ ለመቀበል። እና ያው ብዙ ጊዜ ከአለቆች ጋር የማወራው በኢሜል ነው፤።

አዲስ አመትን ብዙ ጊዜ ያው ከቤተሰብ ጋር ነው የማከብረው ወደ ቤተሰብ ጋር እሄዳለሁኝ። እና ያው አዲስ አመት ትንሽ ለየት ያለ ነው በጣም ደስ ይላሉም። ከወቅቱ ጋርም ተያይዞ እኔ ትንሽ ወደ ገጠር ወጣ ስለምን ያለው እዛ ያለው የተፈጥሮ ሁኔታ በጣም አረንጓዴና አበቦችም የሚያብበት ሰዓት ስለሆነ በጣም ልዩ የሆነ ስሜት ነው የሚሰጠው። ግን ያው ተሰብስበን ከቤተሰብ ጋር አንድ ላይ ቤት ውስጥ በመሆኑ ነው የማከብረው። አሁን ላይ

ባህል የስራ ባህላቸው ትንሽ ከበድ ይላል። እና ያው ድርጅት ላይ ምንድነው የስራ ባህል ነው? ያለው ደስ የሚል ነገር አለው። ነገሮች በሲስተም ስለሚሰሩ ያ ነገሩ በጣም ይመቸኛል። እና ደግሞ ያው ለስራ ያላቸው ትኩረት እና ይሄ የፍላጎት ያ ነገራቸው አሪፍ ነው። እና ደስ ይላል አወ እወደዋለሁ።

በሚገባ አዎ በሰአቱ ነው ስራ የምደርሰው ማለት ሰዓት አላሳልፍም። በጊዜ ነው ከቤቴ ቶሎ እወጣለሁኝ እና ያው ስራ ሰዓት ለምሳሌ ሁለት ሰዓት ነው ስራ መግቢያችን። እኔ ልክ አምስት ጉዳይ አካባቢ ላይ እደርሳለሁ ማለት ነው። ስራ ግቢ እገባለሁ በቃ አምስት ጉዳይ ሲል ግቢ እገባለሁኝ። እና በጊዜ ነው የምለሰው

አዎ ድልድይ አለ በምኖርበት አካባቢ የአስፋልት ቅርብ ስለሆነ ድልድይ አለ፤ ያው ድልድይ በድንጋይ ተገንብቶ በጣም በጠንካራ ፌሮ ነው የሚሰራው፤ ከላይ የራሱ የሆነ የ እንትን አለው፤ ብረት ይመታለታል ጎንና ጎን ጠርዝና ጠርዙ ማለት ነው እና አዎ ድልድይ አለ።

የስራ ጊዜ እንዴት ነው? ጠዋት ሁለት ሰዓት ላይ ነው ስራ የሚጀመረው። ከዛ በኋላ ያው ምሳ ሰዓት እረፍት አንድ ሰዓት አለ። ስድስት ከስድስት እስከ ሰባት ያለው ሰዓት የምሳ ሰዓት ነው። ያው ምሳ እዛው ነው የምበላው ቢሮዬ ውስጥ። ቢሮ ውስጥ ከበላው በኋላ ያው ወደ ስራ ነው የምመለሰው። ብዙ ጊዜ እንደ የስራ ብዛትና ጫና ስላለ ወደ ስራ ነው ያው ብዙ ሰዓት አላጠፋም። መሃል ላይ እረፍት ምናምን አላጠፋም። ማታ አስራ አንድ ሰዓት ነው መውጫ። ያው ስራ እንደጨረስኩኝ እወጣለሁ ማለት ነው።

አዎ በሚገባ አውቃለሁ እህል መፍጨት ማለት በባህላዊ መንገድም እህል አፈጫጨት ስነ ስርዓት አለው። በመጅና በድንጋይ እናት ድንጋዩ እህል ይፈጫል እና ምንድነው? አንዳንድ ጊዜ ይከካል ያው እንደዛም ከእቼ አውቃለሁ ፈጭቼ አውቃለሁ። የተለያየ ነገር ስንዴ በቆሎ ገብስ እና እንዲህ ለብቅልነት የሚያገለግል። እንደዛ ነገሮችን እፈጫለሁኝና አውቃለሁ አፍ

በሚገባ አዎ እችላለሁ ምግብ እሰራለሁ ማብሰል ማለት ያው ምግቦችን መስራት ነው ምግብ እሰራለሁኝ። ያ እንደ ኢትዮጵያ ወጥ አዘውትረን እንጠቀማለን ከእንጀራ ጋራ እና ሁለቱንም ነገሮች በደንብ እሰራለሁኝ እንጀራም እጋግራለሁ። ወጥም እሰራለሁኝ ያው ለቤቱ ውስጥ ለለት ተለት። ምግቤ ለራሴ ራሴ ነኝ የምሰራው እና አዎ በደንብ እችላለሁ።

ደብዳቤ መጻፍ ላይ ብዙም አይደለሁኝም። እና ብዙ ደብዳቤዎችን አልጽፍም። የተወሰነ ማለት ከዚህ በፊት አሁን የጻፍኳቸው የተወሰኑ ደብዳቤዎች አሉ። በፊት ላይ ነው እንደዚህ አሁን ፌስቡ፣ ቴሌግራም፣ እንደገና ኢሜል ብዙ ባልተስፋፋበት ሰዓት ላይ የተወሰነ እጽፋለሁ። ግን በፊት ተማሪ እያለሁ እጽፍ ነበረ። አሁን ላይ ግን አልጽፍም አልወድም።

ቤት ውስጥ ልዩ የሆነ መቀመጫ ሳይሆን ብዙ የተለየ ነገር የለም። ጅባ ምንጣፋ አለ እና ፕላስቲክ ወንበሮች አሉ። ያው እዛ ላይ ነው የምቀመጠው ብዙ ጊዜ ጅባ ላይ እቀመጣለሁኝ። እንደገና ፍራሹም አለ ፍራሽ ላይ እቀመጣለሁ ወንበር ላይ አላዘወትርም። ያው ለአቅመማመጥ ስለሚመቸኝና ምቾት ስለሚሰጠኝ እንደዛ እጠቀማለሁ።

ሩዝ ማለት ሞዱ ሳይሆን በቃ እንዲህ እወዳለሁ እጠላለሁም አልባልም ግን ብዙ አላዘወትርም ሩዝ ምግብ ላይ አላዘወትርም አንዳንድ ጊዜ አልፎ አልፎ በላለሁኝ። አሪፍ ተደርጎ ሲሰራ ያው አንዳንዴ በሩዝ በስጋ የተሰራ ሩዝ በጣም ይጣፍጣል አሪፍ ይሆናል። እና ይሄ በስመንት የሩዝ የሚባለው እሱ ሩዝ ይጣፍጣል። የተለየ ጣዕም አለው እና የምጠላውም አይደለም የምወድም አይደለም አልፎ አልፎ እበላለሁኝ።

አዎ በደንብ እወዳለሁኝ ሻማ በተለያዩ ጊዜ ማታ ማታ አበራለሁኝ። የተለያዩ በዓላት ሲሆኑ እና አንዳንድ ጊዜ ደግሞ ያው መብራትም ቢኖር ብርሃኑን ብዙ ካልፈለኩት። ሻማ ለኩሼ እቀመጣለሁኝ እና ያው ያለው ብርሃን ምናምን ደስ ይለኛል ያለው የሚሰጠው የብርሃን ሁኔታ በጣም አሪፍ እይታ አለው። ደስ የሚል ቀዝቃዝ ያለ ብርሃን ስለሚሰጥ እወዳለሁ።

በተወሰነ ጊዜ ልዩነት የሚባል አይደለም። እንደ ሁኔታው ነው። አንዳንድ ጊዜ ቶሎ ቶሎ እሄዳለሁ። እና አንዳንድ ጊዜ ደግሞ ሳይመችኝ ሲቀር በተለያየ የስራ ጫና እና ደግሞ ያው በቃ መሄድ ሳልፈልግ ስቀር እንደዛ አቀራለሁ ማለት ብዙ እንደዚህ ወጥ የሆነ የመሄጃ ሰዓት የለኝም እና ብቻ ግን አልፎ አልፎ እሄዳለሁ።

እኔ እምወደው መጽሐፍ የዶክተር ሮዳስ ታደሰ የአንድሮ ሜዳ። እወደዋለሁኝ እና አንብቤያለሁኝ ያው ብዙ መጽሐፍ አባቢ አይደለሁም ግን እሱ መጽሐፍ አንብቤያለሁኝ። እና ከዛ በተጨማሪ የ እንደዚህ የ የሃይማኖታዊ መጽሐፎችን ማንበብ እወዳለሁ። እና ሁለቱን መጽሐፎች እወዳለሁ ሃይማኖታዊ የመጽሐፍ እና የዶክተር ሮዳስ መጽሐፍ።

ታሪክ መንገር ላይ ብዙም አይደለሁም አልወድም ያው ያለፈ ነገር የዛን ያህል አስፈላጊ ነው። ብዬ አላስብም አንዳንድ ጊዜ ያው ጠቃሚ ነገር ከሆነ በምክንያት አንስቼ ላወራ እችላለሁኝ። ግን የዛን ያህል ትኩረት አድርጌ እንደዚህ ተደርጓል እንደዚህ ነበር። እንደዚህ ምናምን ብዬ እንደ እንዲታወቅ ብቻ እንደዛ አላወራም አሉት

በሚገባ አዎ አደርጋለሁ እቃዎቼን እቆጣጠራለሁ። በአግባቡ ያለውን እቃ ለማየት እሞክራለሁኝ እና በየቦታቸው ለመመለስ እሞክራለሁ እንደዛም አደርጋለሁ። ያው መልሼ እቃውን ለማግኘት እንዲያግዘኝ ያው ሰዎችም እቃ ተጠቅመው እዛ ቦታ ላይ ካልመለሱ በጣም ያናድደኛል። ምክንያቱም ያው ያለን እጅ ላይ ያለ እቃ በስነ ስርዓቱ መያዝ ተገቢ ነው ብዬ ስለማመን።

ለስራ አዎ ተጉዜ አውቃለሁ ወደተለያዩ አካባቢዎች ለስራ ተጉዜ አውቃለሁኝ ለምሳሌ ድሬድዋ ላይ ወደ ድሬድዋ ሄጃለሁ። ከዛ ደግሞ ወደ ሰመራ ሄጃለሁ እና የተወሰነ ጊዜ እነዛ አካባቢዎች ላይ ቆያለሁ። ቆይቻለሁ በስራ ምክንያት ያው ለስራ ጉዳይ ድሬዳዋ ላይ ለአራት ሳምንት ያህል። ሰመራ ላይ ደግሞ ትንሽ ረዘም ያለ ጊዜ አመታት አመት ከምናምን የሚሆን ጊዜ ቆይቻለሁ።

እንግዲህ በዚህ ቅዳሜና እሁድ ቅዳሜም ብዙ ጊዜ በስራ ነው የማሳልፈው እ ስራ እሰራለሁኝ። ግን እ ቅዳሜን ጠዋት እና እሁድ ጠዋት ቤተክርስቲያን እሄዳለሁኝ። እና ያው ቤተክርስቲያን ያለውን ፕሮግራም ተከታትዬ እዛ ስጨርስ ከተመለስኩ በኋላ እሁድ ላይ በተለይ ያው ቤት ውስጥ አንዳንድ ሚጸዳ ነገር ካለ አጸዳለሁ። ልብስ አጣጥባለሁ እንደዛ አሳልፋለሁ። ማንን ነው?

ጣሪያው እንግዲህ የቤቴ ጣሪያ ቆርቆሮ ነው የተሰራበት ከቆርቆሮው ስር ማያያዣ እንጨት አለ ይጣ አጣና የሚባለው እንጨት አለ፤ እሱ እንጨት ከባህር ዛፍ የተሰራ ይመስለኛል፤ እና ያው እንጨቱ ከተዋቀረና ከተመታ በኋላ ከዛም በኋላ ከላይ በቆርቆሮ እየተመታ ነው እንደዛ ነው።

ሰንደል ትለብሳለህ እንግዲህ ሰንደል ሰንደል ጫማ የሚባል አለ አዎ እጠቅማለሁ እልብሳለሁኝ። ምንድነው? እሱ ሰንደል ጫማ እንደ ሲሊፐር የሚባለው አይነት ጫማ ነው። ቤት ውስጥ በደንብ እጠቀማለሁኝ እለብሳለሁ ያው አመቺ ስለሆነ ለቤት ውስጥ ለመታጠቢያም አመቺ ስለሆነ እጠቀማለሁ

አለኝ አሁን ግን ብዙ ጓደኞች አልይዝም። ሁለቱ ጓደኞች ምናምን አሉኝ በስራ ቦታ ላይ እእ የዛን ያህል ጓደኛ ማስፋት ብዙ አይመቸኝም። ያው አንዳንድ ጊዜ ጓደኛ ብዛት ጓደኛ ሲኖር ያው እነሱን እእ የነሱ የተወሰነ ያው ፍላጎት ስለሚኖር ያን ፍላጎት ለማን ማለት እንደዛው መባከን ስለሚኖር ያው ጠበብ ለማድረግ ጓደኛ ቁጥርን ጠበብ ለማድረግ እሞክራለሁኝ። እእ

አዎ በሚገባ። ያው በእጄ አንዳንድ የእጅ ስራዎችን እሞክራለሁኝም እሰራለሁኝም። ያው እነሱን ነገሮች ወደ ገንዘብ ለመቀየር እየሞከርኩኝ ነው። እና እወዳለሁ በእጅ የሚሰራ የተለያየ አበባ እንደዚህ አበባ ማስቀመጫዎች፣ የተለያዩ ጌጣጌጦች ቤት ውስጥ የሚቀመጡ ጌጣጌጦችን እሞክራለሁ እሰራለሁኝም። እወዳለሁ እንደዛ ያለ ነገር መስራት።

ማለት ጥላ እወዳለሁኝ ምክንያቱም ፀሀይ ፀሀይ በጣም ከወጣ ስለሚያቃጥል ጥላ የሆነ ነገር እወዳለሁኝ ፀሀይ የራሷ የሆነ ውበት አላት። ግን ልክ ወደ ስድስት ሰዓት ከስድስት ሰዓት እስከ ዘጠኝ ሰዓት ያው ከአምስት ሰዓት እስከ ዘጠኝ ሰዓት ያለው ሰዓት ፀሀይ በሃይለኝአው በከፍተኛ ሁኔታ ወጥታ ያው በአናታችን ላይ ስለምትውል። ስለምታቃጥል ያው ጥላ እወዳለሁኝ ፀሀይ ጠልቼ አይደለም ግን ጥላ እወዳለሁ።

አዎ በሚገባ አውቃለሁ ያው በፊት ላይ በጣም እሰራለሁኝ እንደዛ በተለይ ገጠር ላይ እያለሁኝ። በእንጨት ነው የማበስለውኝ ወጥ ስሰራም እንጨት እጠቀማለሁ እንደገና እንጀራ ሲጋገርም። እንጨት ተጠቅሜ እሳት አያይዤ ነው በእሳቱ ፍም እና በእሳቱ ነው ያው በዛ ነው የምጠቀመው ማለት ነው። አዎ በደንብ እችላለሁ አውቃለሁ

መንዳት አልችልም። እስካሁን ድረስ ያው መንዳት አልተለማመድኩኝም። ግን ያው ወደፊት እነዳለሁ ብዬ አስባለሁኝ። እና ያው መንጃ ፍቃድም መጀመሪያ መንጃ ፍቃድ ተምሬ አወጣለሁ ብያለሁኝ። ያው መንጃ ፍቃድ ካወጣሁ በኋላ አነዳለሁ ብዬ አስባለሁኝ። በሚገባ ይሄን ነገር አደርገዋለሁ ወደፊት።

የምወደው ጣፋጭ ምግብ ምንድን ነው? ቸኮሌት እወዳለሁ በጣም። ንጹህ የሆነ ቸኮሌ ሌላ ነገር ያልተቀየጠበት ንጹህ የሆነ ቸኮሌ እወዳለሁኝ። ከዛ በተጨማሪ ደግሞ ኬክ እወዳለሁ ክሬም ብዙ ያልበዛበት ክሬም ሳይሆን ኬኩ በጣም እወዳለሁኝ። ያው ክሬሙ ቀነስ ብሎ ወይንም ደግሞ ያው ክሬሙን ብዙ አልጠቀምም ግን ከዛ ያለውን ነገር እወዳለሁኝ።

የቤት እንስሳ ውስጥ ያው ድመት አለችኝ። ድመት ደስ ትለኛለች እንደገና ያው ቀርርብነት አለን ያው ድመቶች ጽድት ያሉ ስለሆኑ በጣም ደስ ይሉኛል። ሌላ ከዛ በዘለለ ያው ውሻ። አለን ውሻም እንደዛው ያው ግቢ ስለሚጠብቅና ታማኝነቱ በጣም ደስ ይላል እና ሁለቱ ነገሮች አሉን

የምወደው ቀለም ምንድነው? ውሃ ሰማያዊ በጣም ያልደመቀ ሰማያዊ እና ሮዝ ወይንም ደግሞ ይሄ ፒንክ ፈዛዛው ፒንክ ከለር በጣም ደስ ይለኛል። ነጭም ያው በተወሰነ መልኩ እወዳለሁኝ። ነጭ ከለር ያው ከብዙ ነገር ጋር ስለሚሄድ አሪፍ ነው ደስ ይላል የሚሰጠው ስሜትም ደስ ይላል። እና እነዚህን ሶስት ከለሮች እወዳለሁ።

አዎ በሚገባ አከናውናለሁ ያው መጽሐፍ ቅዱስ። ከመቶ አስር ለቤተክርስቲያን ስጡ ይላል። እና ያን ነገር ማለት ያንን ነገር። አስቤ ምን ያህል እንደሆነ ካለኝ ከገቢዬ ወይንም ካተረፍኩት ነገር ለቤተክርስቲያን በተወሰነ ጊዜ ልዩነት ያህል እሰጣለሁኝ አከናውናለሁ።

ብዙ ጊዜ እንግዲህ ያው እምተኛው በጣም አምሽ ነኝ የማታ ሰው ነኝ የምባል አይነት ሰው ነኝ እስከ አምስት ሰዓት እስከ ስድስት ሰዓት ባለው በዚህ ውስጥ እተኛለሁኝ። ከዛ ያው ጠዋት ላይ ብዙ የመነሳት ልምድ የለኝም። ስለዚህ የማታ ሰው ነኝ ያደካማ ጎኔ ይመስለኛል።

አዎ ወደ ገበያ ማለት ብዙም ቀን አልመርጥም። ማለት የሚያስፈልገኝ ነገር ሲኖር እሄዳለሁኝ። ግን ይሄን ቀን የገበያ ቀን ምናምን ብዬ የማስቀምጠው ነገር የለም። ምክንያቱም ያው ነገሮች ባለቁ ሰዓት ወይንም ደግሞ የሚያስፈልጉኝን ነገሮች በጨረስኩበት ሰዓት ላይ እሄዳለሁኝ። ምናልባት ከእሁድ በስተቀር ሌሎቹን ቀኖች ይሄን ቀን ብዬ የምመርጠው ቀን የለም። ወይንም ደግሞ በተደጋጋሚ በዛ ቀን የሚሄድበት ቀን የለም። እንደ ሁኔታው ነው።

አዎ በሚገባ ውሳኔ መስጠት እችላለሁኝ። እኔ የሚሆነውን ነገር ወደፊቴ ነገር አይሆንም ብዬ የማስበውን ነገር አይሆንም ብዬ እወስናለሁኝ። ያው ነገሩ ደግሞ አስፈላጊ አሁን ላይ ብዙም ሆኖ ሳይሆን ወደፊት የሚያስፈልግ አይነት ነገር ከሆነ ደግሞ ይሄ ነገር ያስፈልጋል ብዬ ውሳኔ እሰጣለሁ ያው ውሳኔ ለመስጠትም አልፈራም።

አይ የምሳ እረፍቴ። አንድ ሰዓት ነው ከስድስት ሰዓት እስከ ሰባት ሰዓት ያለው። ሰዓት ነው እረፍቴ ያው ከዛ በኋላ ወደ ተመልሼ ወደ ስራ ነው የምገባው። እና ብዙ ጊዜ ያው ቢሮ ውስጥ ነው ምሴዬን የምበለው ሰአቴን ለመቆጠብና እረፍት ለማድረግ ስል ድካም ለመቀነስ አልወጣም እዛው በልቼ ቡናም እዛው እጠጣለሁኝ እና እዛው የተወሰነ ደቂቃ የሚቀረኝን እረፍት አደርጋለሁ። እዛው ማለት ነው።

አዋ በሚገባ አለኝ ብዬ አምናለሁኝ እድለኛም ነኝ አንዳንዴ ነገሮች ያው ሳላስባቸው በማልስባቸው ባላሰብኳቸው መንገዶች ሄደው ግን በጣም የሚሳኩልኝ ነገሮች አሉ። እና ይሄ ነገር ያው ከፈጣሪ የሚሰጥ ወይንም ደግሞ የፈጣሪ ስጦታ ወይ የፈጣሪ ስራ መሃል ላይ የሚገባበት ሰዓት አለ ያእድለኝነት ነው። አዋ እድለኛ ነው

አዎ መብረቅ እፈራለሁኝ ድምፁ በጣም ነው የሚያስፈራኝ እንደገና ከፍተኛ የሆነ ብርሃን ስለሚኖረው ያስፈራኛል። ይሄ ድምፁ ምንድነው ስግምግምታ ነው የሚባለው? እና ሲያስገመግም በጣም ከፍተኛ የሆነ ቫይብሬሽን ነው የሚመጣው። እና በከፍተኛ ድምጽ ነው የሚያስገመግመው እና ብርሃኑም ብልጭታው ከፍ ያለ ስለሆነ እፈራለሁ

በቤት ውስጥ መሆን እመርጣለሁኝ ያው በቤት ውስጥ ስሆን አንደኛ እረፍት አደርጋለሁ የእረፍት ስሜት ነው የሚሰማኝ። ሁለተኛ ነገር ነገሮችን ለማሰብ አንዳንድ ነገሮችን ለማድረግ በጣም ቤት ውስጥ ማሳለፍ ደስ ይለኛል። የተለያዩ ነገሮች። ማለት ለማየትም ብቻ እቤት ውስጥ ማሳለፍ ደስ ይለኛል

አዎ በሚገባ እችላለሁ እሳት በተለያየ መንገድ ይከታተላል ወይንም ይነዳል። አንደኛ ነገር ምንድነው? ጨለማ ሲሆን ብርሃን ብርሃን ለማድረግ በተለይ በገጠር አካባቢ ላይ እንደዛ እሳት ይነዳል። ሌላው ደግሞ በጣም ብርድ ሲሆን ብርዱ ሙቀት ለማምጣት እሳት በማንደድ ያንን ብርድ ለመቋቋም ይሆናል። እና አዎ እችላለሁ

ብስክሌት መጋለብ አልችልም። አልነዳም ያው መንዳት የሚባለው መጋለብ ብስክሌት አልችልም። ያው ብስክሌት ላይ በደንብ ባላንስ መጠበቅ አለብን። እና እነዚህ ነገሮች እንደዛ ነድቼም አላውቅም። እና አልችልም። ግን ያው ብችል በጣም ደስ ይለኛል። ማለት ያው አንድ የስፖርት አይነት ስለሆነም እንደ ስፖርትነትም ስለሚያገለግል አሪፍ ነው ብዬ አስባለሁ።

በልጅነቴ አኩኩሉ በጣም እወዳለሁ አኩኩሉ ማለት ያው በግሩፕ የግሩፕ ጨዋታ ነው። አንድ ሰው አንድ ሰው የሆነ ቦታ ላይ ተሸፍኖ ይቆማል አኩኩሉ ይላል። ሌሎቻችንን ሮጠን የሆነ ቦታ ላይ እንደበቅበታለን እና ከዛም በኋላ ሁሉንም ያንን የተደበቅንበትን ቦታ ማግኘት ነው። እንደዛ ነው በጣም እወዳለሁ

የምወደው ፊልም ምንድነው? ኮሜዲ ነክ ነገሮችን በጣም እወዳለሁ። እንደገና ደግሞ ከዛ በተጨማሪ ይሄ ያንቺው ሌባ የሚለው ቁጥር አንድ ቁጥር ሁለት አለው። ሌላው ደግሞ ሰከራውን ፖስታ ሰለሞን ቦጋሌ የተወነበት ከአርቲስቷ ጋር ሆኖ የተወነበት በጣም እወዳለሁ። አሁን

ከበዓል ምንድነው ደስ የሚለኝ አንደኛ አዲስ አመት በጣም ደስ ይለኛል የተለየ ስሜት አለኝ ለአዲስ አመት። ምክንያቱም አዲስ አመት ላይ አንደኛ የቅዱስ ዮሐንስ በዓል ነው ሃይማኖታዊ ይዘተ አለው። ያው እንደ ኢትዮጵያ ደግሞ የዘመን መለወጫችን ነው የራሱ የሆነ አቆጣጠር ቀመር አለው። ሁለተኛ ነገር ደግሞ በጣም ምድሪቱ አረንጓዴ የሚሆንበት ሰዓት ነው ደስ የሚል እይታ አለው። አበቦች የሚፈኩበት ሰዓት ስለሆነ በጣም መዓዛው ወደ ገጠር ወጣ ስንል በጣም ደስ የሚል ስሜት አለው። ሌላው ያው አዲስ ተስፋ አዲስ ህይወት እና አዲስ ህልም። ይዞ የሚመጣ ነው የሚመስለኝም እንደዛ ያው ነገሮችን አቅዳለሁኝም ከዛ ጋር ተያይዞ አዲስ አመትን እወዳለሁ።

አዎ እሰማለሁ ያው ሙዚቃ እወዳለሁ በተለይ ጉዞ ሲሄድ ሙዚቃ ማዳመጥ በጣም ያስደስተኛል አንደኛው ጉዞውን አሰልቺ አያደርገውም። በጣም ነው የሚያዝናናኝ። እና አዎ በጣም እወዳለሁኝ ሙዚቃ ማዳመጥ በመስመር ላይ ሆኜም ሙዚቃ ማዳመጥ እወዳለሁ። አዎ

አዎ አደርጋለሁ ግቢ ውስጥ በጣም ብዙ አትክልቶች አሉ እነዛን ነገሮች አጸዳለሁኝ እንደገና ደግሞ የተለያዩ አትክልቶችን እተክላለሁ ከሰው ጋር ችግኝ እያመጣሁኝ በዛ መልኩ አራባለው ወይ አባዛለሁኝ። ያው እቃም ላይ የሚተከል አታክልቶችን እንደዚህ በረንዳ ላይ የሚቀመጡ አታክልቶችን እንደዛ አደርጋለሁ። እንደገና ደግሞ መሬት ላይ ተቆፍሮ ትልልቅ አትክልቶችንም እተክላለሁ ያሉትንም ውሃ አጠጣለሁና እንከባከባለሁ በጣም ነው የምወደው

ክላውድ የሚለው ቃል በመሰረቱ አልገባኝም ግን የተለያዩ ማከማቻዎች አሉ ለምሳሌ የቆሻሻ ማከማቻ መዳበሪያ አለ። እንደ ማከማቻነት ካየነው እንደገና ደግሞ ያው የተለያዩ እቃዎችን የምናከማችባቸው የተለያዩ መጋዘኖች ወይንም ደግሞ እንደዚህ ቀለል ተደርገው የተሰሩ ነገሮች አሉ እነዛ ነገሮች በመጠኑ ተቀምባቸዋለሁ

አዎ በሚገባ ነው የምወደው ተፈጥሮ ውስጥ መራመድ በጣም ደስ ይለኛል። አእምሮን በጣም ያድሳል ይሄ ነገር ያው ሌሎች ሰዎችን ቢያደርጉት ብዬ አስባለሁ። በተለይ ሰዎች ሲጨናነቁ ወይንም ደግሞ እረፍት ሲያስፈልጋቸው እንደዚህ በተፈጥሮ ነገር ውስጥ ሽርሽር ቢያደርጉ። እና ቢራመዱ ብዬ እመክራለሁኝ ሌሎች ሰዎች እኔ በደንብ ነው የማደርገው

ማለት ያው ይሄ ከደህንነት ጋር ምናምን የሚያስጋ ጉዳይ የለም። እንደማንኛውም የስራ ቦታ እንደዛ ነው። ይሄ ረብሻ ወይ የተለየ ነገር ምናምን እንደዚህ ለደህንነት የሚያሰጋ ነገር የማይመች ነገር። ከደህንነት ጋር የተያያዘ ነገር ምንም የለም። እና ያው በቃ ኖርማል የስራ ቦታ ነው ማለት ነው

አዎ የቀን መቁጠሪያ ስልኬ ላይማ አለኝ እና የተለያዩ በዓላት ወይንም ደግሞ በአመት ውስጥ የሚካሄዱ በዓላት ምን ምን ቀን እንደሚውሉ እዛ ላይ አድምቆ ስለሚያሳይና ከስር ስለሚጽፍ አሪፍ ነው። እና እጠቀማለሁ የቀን መቁጠሪያ እንደገና ደግሞ ያው በውጪ ቀን ስንት እንደሆነ ያንን ለመለየት። እንደዛ አጠቃማለሁ።

የተወለድኩት አዳማ በሚባል የገጠር አካባቢ ላይ ነው። ያው ትንሽ ከናዝሬት ወጣ የምትል የገጠር አካባቢ ላይ ነው የተወለድኩት እና። ገጠር ላይ ነው ደስ የሚል ቦታ ነው። ትንሽ ጋራ ሽንተረራማ ነገር ነው። ከፍታ ቦታ ላይ ነው እና የተፈጥሮ ሁኔታ የተወሰነ ጫካ ያለበት መልካም ምድሩ ደግሞ ጋራና ሜዳ ምናምን ያለበት ነው። ደስ የሚል ቦታ ነው ማለት ነው።

በጣም ነው የምወደው ኮከቦችን መመልከት ያላቸው ውበት አቀማመጣቸው ከሰማዩ ጋር እኔንጃ የፈጣሪን ስራ በጣም ከማደንቅበት አንዱ። ነገር ኮኮቦች የኮኮቦች አፈጣጠርና ያለው ውበት ማለት ቀኑ ሲጨልም የእነሱ ብርሃን መሆን። ሰማዩ ላይ ሲታዩ የተለየ የሆነ ውበት ነው ያላቸው በጣም እወዳለሁ

እኔ የምወደው ያው ከነሀሴ ነሀሴ ከነሀሴ መስከረም እስከ ጥቅምት ነሀሴና መስከረምን እስከ ጥቅምት ያለውን ሰዓታት በጣም እወደዋለሁ። ምክንያቱም ያው ክረምቱ ሊወጣ እንደገና ደግሞ የጸደይ ወራት ሲገባ ያለው ወቅት በጣም ደስ ይለኛል። ይሄን ወራት እወደዋለሁ ይሄን ወቅት እወደዋለሁ

አዎ ልደቴም ብዙ ጊዜ የተለየ ነገር አላከብርም ካከበርኩ ራሱ ቤት ውስጥ ቡና በማፍላት ማታ ላይ ቡና አፈላለሁኝ። እና ሻማ እለኩሳለሁኝ ከዛ የበለጠ ነገር አክብሬ አላውቅምም። ያው ብዙ ማክበር አልወድም ልደቴን እና ያው ብዙ ግርግር አይመቸኝም። እንደዛ ደግሞ የማሳልፈው

አዎ እገዛለሁኝ መንገድ ላይ ምግብ እንደ ንፍሮ ይሄ ንፍሮ ማለት የቦቆሎና ቦለቄ የተቀቀለ እንደዛ ይዘው ማታ ማታ ላይ መንገድ ላይ ቁጭ ብሎ የሚሸጡ አሉ። እና እገዛለሁኝ ሌላው ደግሞ በቆሎ ጥብስም እገዛለሁ። ያው እሱ ክረምት ላይ ነው ብዙ ጊዜ። እንደዛ እገዛለሁ ቦቆሎ ጥብስ ቦቆሎ ቅቅል ንፍሮ ምናምን የመሳሰሉትን እገዛለሁኝ።

አዎ የምወደው መጠጥ ያው ውሃ እወዳለሁኝ በጣም ከሌላው መጠጥ በተለየ ውሃ አስፈላጊ ነው ብዙ ሰው ይወዳልም ብዬ እገምታለሁኝ። እንደ አንዳንድ ጊዜ ያው በጣም አስፈላጊ ከመሆኑ አንፃር እንደመጠጥም ላይቆጠር ይችላል፤ ግን ከዛ በዘለለ የለስላሳ መጠጥ ከለስላሳ መጠጦች ስፕራይት እወዳለሁኝ። ከዛ በዘለለ ያው ከአልኮል መጠጦች ወይን እወዳለሁ።

እዉነት ለመናገር ብዙም ጨው ላይ ብዙም አይደለሁም። ማለት ደስ አይለኝም ከጤናም አንፃር እድሜ እየሄደ ሲሄድ ጨው ብዙ አታብዙ ተብሎ ነው የሚመከረው እና ብዙ ሰው እንደዛ ቢያደርግ ራሱ ደስ ይለኛል። በመጠኑ የጨው መጠኑን ቢቀንስና መጠነኛ የሆነ ጤነኛ የሆነ አመጋገብ ቢመገብ ብዬ እመክራለሁኝ። እና ጨው ብዙ አልወድም

እንግዲህ በተወሰነ ጊዜ ቆይቼ ልብሴን አጥባለሁኝ ቢያንስ በሳምንት እና ያው አንድ ላይ አጠራቅሜ ነው ማጥበው። ትንሽ በዛ ይላል። እንደገና ያው አንዳንድ ጊዜ በመሃል የማጥብበት ሁኔታ ይኖራል። ግን ሳጥብ ትንሽ ልብስ ምናምን ነገር ነው ማጥበው። እና በዛ መልኩ ነው ማጥበው።

አዎ ስራዬን በሚገባ እወዳለሁኝ። ያው ስራዬንም ስለምወድ በትክክል ነው የምሰራው ነገሮችን አጥርቶ ለመስራት እሞክራለሁኝ እና በተቻለኝ መጠን በተቻለኝ መጠን ጥርት ያለ ስራ ሰው ጋር እንዲደርስ እፈልጋለሁኝ። ከዛ በተጨማሪ ደግሞ ያው ከሰዎች ያለውን አስተያየት እቀበላለሁኝ እነዛ አስተያየቶች ለስራዬ የሚደግፍና ወደ ጥሩ ደረጃ የሚያደርሰኝ ከሆነ እተገብራቸዋለሁ ማለት ነው።

የመጠጥ ውሃ ብዙ ጊዜ እኔ የምጠቀመው የቧንቧ ውሃ ነው ለመጠጥ የተለየ የምጠቀመው ውሃ የለም። ስለዚህ ያው የቧንቧ ውሃ በግቢ ውስጥ አለ። ከዛ ቀድቼ ያው ለመጠጥ የምጠቀምበትን ውሃ በተለየ መቅጃ ነው የምቀዳው። እንደዛ ቀዳና በባንቧ ውሃ ነው የምትጠቀመው ስለዚህ ግቢ ውስጥ ነው የማገኘው

በተወሰነ መልኩ አዎ የሽያጭ ግቦች አሉኝ በተለይ ያው እንግዲህ ሽያጭ ሁል ጊዜ ተመሳሳይ አይሆንም። ግን ኧ የሽያጭ ግቦችን የማናስቀምጥ ከሆነ የምንፈልገውን ነገር በምንፈልገው ጊዜ ላንሸጥ እንችላለን። እና ያው ተ ኧ ያው ለሽያጭ ጊዜም ወሳኝ ስለሆነ ያን ነገር ጊዜና ፍላጎትን አጣጥመን መሸጥ ስላለብን ግቦች አሉኛ

ቡና እወዳለሁኝ እና ቡና በቀን በቀን እጠቀማለሁኝ እጠቀማለሁኝ ከሁለት እስከ ሶስት ስኒ በቀን ውስጥ ቡና እጠጣለሁኝ። እና ከሻይ ይልቅ ለቡና ለየት ያለ ትኩረት ወይንም ፍቅር አለኝ ቡና ነው እምወደው ሻይ የዛን ያህል አይደለሁም ሻይ ላይ ብዙ አልጠቀምም። ያው አልጠቀምም ማለት ይቻላል። በአጠቃላይ ያው ቡና ነው የምጠቀመው ቡና እወዳለሁ

የስልክ ካሜራ አሁን እጠቀማለሁኝ የተለያየ ነገሮችን ፎቶ ለማንሳት እጠቀምበታለሁ አንዳንዴ ራሴንም ፎቶ አነሳለሁ ግን ያው ራሴን ፎቶ ለማንሳት ብዙ አይደለሁም ግን ነገሮችን እንደዚህ የተለያየ ነገር ምናምን ፎቶ ለማንሳት እጠቀምበታለሁ ያው መረጃዎችን በስልኬ በፎቶ መልክ መያዝ ስፈልግ የስልኬን ካሜራ ነው ምጠቀመው።

አይስክሬም በሚገባ ያው በተወሰነ መልኩ እወዳለሁኝ ግን ብዙ ተጠቃሚ አይደለሁም የጣፋጭ ብዙ አድራጊ አይደለሁም። ግን በተወሰነ አልፎ አልፎ በጣም በአመት ውስጥ ቢያንስ አራት ጊዜ እና አምስት ጊዜ ያህል ብጠቅም ነው።

አዎ በሚገባ አስቀምጣለሁ ሁሉንም ነገር በስራት ለማስቀመጥ እሞክራለሁኝ ያስቀመጥኩትም ነገር ቦታው ላይ እንዳገኘው ነው እምፈልገው። ከዛ ጋር አንስቶት ወይም በፈለኩት ሰዓት እዛ ቦታ ላይ ሳጣው በጣም እናደዳለሁ። ያው ባህሬዬ ነው ይሄ ሌሎች ሰዎች አንስተው ቦታውን ቀይረው ሲያስቀምጡ ያናድደኛል። እና ነገሮችን በትክክል እና በስርዓት ነው እማስቀምጠው አስቀምጣለሁኝ

አንዳንድ ጊዜ አዎ አስተዳድራለሁኝ እና እንደዛ ለማስተዳደር እሞክራለሁኝ ያው ጊዜን በደንብ በትክክል ለማስተዳደር በዙሪያዬ ያለውን ነገር ማስፈልጉኝን እና ከሰዎች ጋር ያለኝን ግንኙነት ለመቀነስ። እሞክራለሁ ምክንያቱም ከሰበብ ብዙ ሰው በዙሪያችን ካለና የምንገናኝ ከሆነ ጊዜያችንን ለማስተዳደር ስለሚከብደን። እነዛ ነገሮች በመቀነስ የጊዜን ለማስተዳደር እሞክራለሁ

እዎ እንዴ በሚገባ አዎ በተለይ በስራ ጉዳይ ሰዎች እንደዚህ በተለያየ ጉዳይ ተስፋ ሲቆርጡ። ነገሮች አሎንላቸው ምናምን ሲል በጣም እንጃ ልዩ ችሎታ አለኝ የመሰለኝ ሰዎች እንደዛ ይሉኛል። እና እንደዛ በጣም አበረታታለሁኝ የተለያዩ ነገሮችን በማንሳት እንዲበረታቱ አደርጋለሁኝ እና እችላለሁ አዎ።

ዋው በጣም በጣም እወዳለሁ ያው ነገሮችን የተለያዩ ቅርጻ ቅርጽ እና ባህላዊ ነገሮች የጥንት ያሉ ነገሮችን ማየት ደስ ይለኛል። ባሌድም ግን አንዳንድ የቴሌቪዥን ፕሮግራሞች ሲዘጋጁ አያለሁኝ። ሰዎች ወይንም ደግሞ ይሄ የተለያየ ነገር ያው ማየት ያስደስተኛል። እና እንደዛ አከታተላለሁ ግን የሚሄድ እድሉን ባገኝና ሄጄ እንደዛ ሙዚየሞችን ብጎበኝ በጣም ደስ ይለኛል

አሁን በዚህ ሰዓት ያው ማለት የግሌን ስራ እሰራለሁኝ እና ሀላፊነት ያው የራሴን ስራ እንዴት እንደምሰራ ማሰብ ቀጣይ የምንመስራት እንዳለብኝ ማሰብ እና እነዛን ያሰብኳቸውን ነገሮች መተግበር እና ያው ያሉትን ነገሮች እራሴን ማስተካከል እና በሃላፊነት መምራት ማለት ነው።

እንግዲህ አንድ ትራስ ነው እምጠቀመው ያው ብዙ ጊዜ አንድ ትራስ እጠቀማለሁኝ። ማለት ያው እንደዚህ ትራሶችን ማብዛት ብዙ አይመቸኝም። ትራስ ከማብዛት ይልቅ ያው ልብስ መደረብ ነው ደስ እሚለኝ ልብሴን ልብስ ብርድ ልብስ ደርቦ መተኛትን እወዳለሁ። እንጂ ብዙ ትራስ አላበዛም።

አዎ እደራደራለሁ በተወሰነ መልኩ እደራደራለሁ እና ሳልደራደርም አልገዛም ዝም ብዬ አሁን የመጀመሪያ ዋጋ ሰጥተውኝ በዛ እነሱ በሰጡት ዋጋ ብዙ ጊዜ አልገዛም። ከዛ በተጨማሪ ደግሞ ሌሎች ሰዎች እንዴት እንደሚሸጡ ዞር ዞር ብዬ ገበያዎችን ለማየት። እሞክራለሁኝ ከዛን በኋላ ነው ያው ተደራድሬ የምገዛው ማለት ነው

ቀልድ አንዳንድ ጊዜ ቀልዳለው ግን ሳላስበው ነው የምቀልደው ማለት ከሰዎች ጋር ጨዋታ እየተጫወትኩኝ በጨዋታ መሃል ነገሩን ወደ እንደ ቀልድ አወራለሁኝ እና እንደዛ ይሉኛል ሰዎች እኔ ሳላስበው ነው ግን እንደዛ እንትን የምለው ደስ ይለኛል መቀለድ ማለት የጤነኛ የሆነ ቀልድ ያስደስታል ትንሽ ዘና ስለሚያደርግ ደስ ይለኛል አዎ።

ማታ ላይ እንግዲህ ብዙ ጊዜ ከአንድ ሰዓት እስከ ሁለት ሰዓት ባለው ጊዜ ውስጥ እራት እበላለሁኝ። በተለይ ከበድ ያለ ምግብ ከሆነ። ቶሎ ለመብላት እሞክራለሁ ከዛ ቀደም ብዬ። ምክንያቱም ያው መተኛት በመኝታ ሰዓት ትንሽ እንዳይከብደኝና እንዳያስጨንቀኝ። ያው ሰዎችም እራታቸውን በጊዜ ቢበሉ ብዬ እመክራለሁ። እና እንደዛ ነው የምጠብቀው

አይ እንደዛ አንብቤም አላውቅም አላነብምም ሙያዬ አይደለም። ያው የራሱ የሆነ ሙያ ይጠይቃል ብዬ እገምታለሁ ይሄ የተከበረ ሙያ ነው ዜና አንባቢነት በጣም ደስ የሚል ሙያ ነው። ግን እኔ የዛ አይነት ብቃት የለኝምም ያው ጋዜጠኝነትም አልተማርኩም። ራሱን ችሎ ያው ጋዜጠኝነት የተማረ ሰው ነው ይሄን ነገር ማድረግ የሚችለው እና አላነብም

ዝናብ ሲዘንብ ቤት ውስጥ ከሆንኩ ያው ቤት ውስጥ ነው የምቀመጠው ልብስ ደርቤ እቀመጣለሁኝ ከቤት ውጪ ከሆንኩ ግን ያው ጥላ ዘረጋለሁኝ። አጋጣሚ ጥላ ካልያዝኩኝ ደግሞ ወደ ጥላ ወዳለው ቦታ ወይንም ደግሞ ወደ ሆነ ቦታ እጠለልን እጠለልና ዝናብን አሳልፋለሁ ማለት ነው። እና እንደዛ ነው የማደርገው።

በሚገባ አዳዲስ ነገሮችን መማር እወዳለሁ። ቴክኖሎጂ ነክ ነገሮችን እና ከቴክኖሎጂ ውጪ ያለም ነገር አዲስ ነገር ከሆነ መማር እወዳለሁኝ እና ራሴን በራሴ ማስተማር ደስ ይለኛል። እንደዛም አደርጋለሁ ራሴን በራሴ አስተምራለሁ። ከተለያዩ ዩቲዩቦች ላይ ከቲክቶክ ላይ ምናምን እንደዛ እያደርኩኝ እያደረኩኝ አዳዲስ ነገሮችን እማራለሁ እወዳለሁ።

መብራት ሲቋረጥ ምን አደርጋለሁ ያው ማታ ከሆነ እንትን ሻማ ለኩሳለሁኝ እና በሻማ እስከሚመጣ ድረስ ለመጠቀም እሞክራለሁኝ። ያው በቃ ሻማ ነው ብዙ ጊዜ የምጠቀመው ያው ሻማ ደግሞ ረጅም ሰዓት በርቶ ስለሚቆይ ግን መጀመሪያ ገና እንደጠፋ የስልክ ባትሪዬን ነው ማበራው ከዛም በኋላ ነው በቀጣይነት ሻማ የምጠቀመው ማለት ነው። ሻማ የምለኩሰው

እንግዲህ ቤቴ ውስጥ በጣም ብዙ አይነት የቤት እቃዎች አሉ። ከመመገቢያ አንስቶ አንደኛ የመመገቢያ የተለያዩ ሳህናት ትሪ እንደገና ደግሞ ጎርጓዳ ሳህን የወጥ ማቅረቢያ። ሌላው ደግሞ መሶብ የእንጀራ መሶብ ማለት በባህላዊ መንገድ ተሰርቶ የእንጀራ ማስቀመጫ ማለት ነው። ሰፌድ አለ እንደ እንጀራ ማውጫነትም እንደ እህል ማበጠሪያነትም ያገለግላል። እንደገና ያው ብዙ አይነት የቤት እቃዎች አሉ። መዘርዘር ለመዘርዘር ትንሽ በዛ ያለ ነገር ነው። እና እነኚህ ነገሮች አሉ

አዎ በሚገባ እችላለሁ ለምሳሌ ቤት ውስጥ ስቶብ ሲበላሽ አስተካክላለሁ እንደገና ደግሞ ምጣድ የኤሌክትሪክ ምጣድ ምናምን ሲበላሽ አስተካክላለሁ የተለያዩ እንደዚህ ወንበር ምናምን ከተገነጠለ እነሱንም ነገሮች አስተካክላለሁ። እና ያው አብዛኛውን ነገር የተበላሸ ነገር ለማስተካከል እሞክራለሁኝ ከአቃተኝ ነው ወደ ባለሙያ እምወስደው ነገሩን እንጂ እኔ መጀመሪያ እሞክራለሁኝም አስተካክላለሁ

የተለያዩ ነገሮችን እጠቀማለሁ እስኪልቢቶ እጠቀማለሁ እንደገና ደግሞ ኮምፒውተር ማውዝ ከኮምፒውተር ጋር ተያይዞ ላፕቶፕ ዴስክቶፕ እንደገና አንዳንዴ እርሳስም እጠቀማለሁኝ። ከዛ በተጨማሪ ያው ዋይፋይ አሁን ለምሳሌ እዚህ ጋር ያወራሁበት ያለሁት ዋይፋይ ስልክ እጠቀማለሁኝ እና ብዙ ነገሮችን መጥቀስ ይቻላል

አዎ በሚገባ እቆርጣለሁ ጥፍሬን በስነ ስርዓት አስተካክላለሁ ያው ብዙ ጊዜ እንደውም ጥፍር ማሳደግ ብዙ አልወድም። የተወሰነ ካደገ በኋላ እቆርጣለሁኝ። እና ያው እኔ ሰዎች እንደውም ጥፍር ባያሳድቡ ብዬ ነው የምመክረው። ምክንያቱም አንዳንድ ሴቶች አሁን ለውበት ብሎ በጣም የረዝምማል ጥፍራቸው። ግን ለስራማ አመቺ አይደለም። ያ ነገር ጥፍር በጣም ሲያድግ ለስራ ማይመችም። እቆርጣለሁ